በመስታወት ላይ ምን ያህል ጊዜ ታያለህ? ይላል በመስታወት ላይ የተለዩ ጊዜችን አለው። ለምሳሌ ሲመሽ አየር ለመቀበል በመስታወት እወጣለሁ ሲነጋ አየር ለመቀበል በመስታወት እወጣለሁ። እና በመስታወት የተለያዩ ጊዜዎችን በመስታወት አያለሁ። ስለዚህ በመስታወት ላይ ምን ያህል ጊዜ ታያለህ? ለምሳሌ ትምህርት ቤት ስቀመጥ በመስታወት የተለያዩ ነገሮች አያለሁ። ይህም ማለት በቃ አንዳንዴ ሲደብረኝ በመስታወት ሳይ። በቃ ከጭንቀት ከድብርት ስለምወጣ አሪፍ ነው ብዬ ነው የምገምተው በመስታወት በኩል ማየት

ጥያቄው የትውልድ ከተማ የት ነው? ይላል። የኔ የትውልድ ከተማ በመሃል ኢትዮጵያ በአዲስ አበባ ከተማ ነው የተወለድኩት። ያደግኩትም በአዲስ አበባ ነው። እና አሁን ወደ ሃያ ሁለት ሃያ ሶስት አመቴ ሊሆነኝ ነው ማለት ነው። እና ያው በቃ- ደስ ይላል ከተማ ውስጥ ተወልዶ ማደግ ደስ ይላል። ብዙ ነገሮች ይታያል ከተማ ያሰለጠኑት ስልጣኔዎች ይታያል። በገጠሩ ከተማ ደግሞ እንዲሁም የሚወለዱ ሰዎች አሉ። እነሱም የገጠሩን ባህል ይዘው ነው የሚያድጉት። የከተሜዎቹን- ከተማዎቹም የከተማውን አዳዲስ ፋሽኖችን ነው የሚከተሉት። አዳዲስ ነገሮችን ሁሌ አፕዴት ማድረግ ይወዳሉ። ትምህርቶች ላይ ነው ብዙ ጊዜ እንጂ ስራ ላይ ብዙ ጊዜ አያዘወትሩም የከተማዎቹ። የገጠሮቹ ደግሞ ስራ ላይ ነው የሚያዘወትሩ ከብት ይጠብቃሉ- ፍየል ምናምን ምንድነው የሚባለው ይሄ በግ ምናምን ይጠብቃሉ። እርሻ ያርሳሉ ምናምን እና ብዙዎቻቸው- የሚያሳልፉት ትምህርት ላይ ሳይሆን በገጠሩ ነው። ነገር ግን የገጠሩ ተማሪዎች ልክ እንደ ከተማው ተማሪዎች ቢማሩ የገጠሩ ተማሪዎች በጣም ውጤታማ ይሆናሉ ከከተማው ተማሪዎች ማለት ነው። ስለዚህ ያው ሀገራችን ወደፊት ስታድግ- ጥሩ ልጆችን እንደምታፈራ ተስፋ አደርጋለሁ።

እኔ የምወደው ቁጥር አስር ነው አስር ቁጥር በኢትዮጵያ ፍጹም ቁጥር ትባላለች አስር ቁጥር ትመቸኛለች የሆኑ አዳዲስ እጣዎችን የሆኑ የሆኑ ነገሮችን በአስር ቁጥር ነው የምትጠቀመው አስር ቁጥር ደስ ትላለች አስር ቁጥር አርማዬ ነች። ሰዎች ግን ሰባት ቁጥር ይላሉ አስራ ሁለት ቁጥር ይላሉ አስራ አምስት ቁጥር ይላሉ የተለያዩ ቁጥሮችን ይጠራሉ። ሰዎች ልክ እንደ እድላቸውና እንደሚወዱት ቁጥራቸው ሶስትም ቁጥር ሁለትም አንድም ቁጥር አምስትም ስድስትም ቁጥር ዘጠኝም አስርም ሰባትም ስምንትም ቁጥር ይጠራሉ። እና ሰዎች በቃ ልክ እንደሚወዱት የቁጥር አይነት ነው። እንትን የሚሉት ማለት እና እኔ የምወደው ቁጥር አስር ቁጥር ወድ

ጥያቄው የትኛውም ባህላዊ ምግብ ትወዳለህ? ይላል እኔ የምወደው የተለያዩ ባህላዊ ምግቦችን እወዳለሁ በእኛ በሀገሪቱ በኢትዮጵያ ሀገር ውስጥ የተለያዩ ባህላዊ ምግቦች ይሰራሉ። ለምሳሌ ክትፎ ይሰራል ክትፎ የተፈጨ ስጋ ከዛ ሚጥሚጣ ይደረግበትና በቅቤ ይለወሳል እና የሚጣፍጥ አይነት ምግብ ይሆናል። ቆጮ አለ ቆጮ እወዳለሁ ቆጮ የሚሰራው ከኮባ ስር ሆኖ የሆነ ዱቄት አለና ከእሱ ነው የሚሰራ። ከዛ በኋላ ጥሬ ስጋ አለ ጥሬ ስጋ ወዳለሁ ዶሮ ወጥ ደግሞ በኢትዮጵያ ታዋቂ። ይሄ ነው ዶሮ ወጥ እና ዶሮ ወጥም በጣም ወዳለሁ ዶሮ ወጥ ይጣፍጣል ጸዴ ነው በቃ ደስ የሚል ነው የሚጣፍጥ ነው ዶሮ ወጥ። ከዛ በኋላ እንጀራ አለ እንጀራ የባህል ምግባችን ነው ሽሮ አለ ሽሮ ትጣፍጣለሽ ሽሮንም

የቀን መቁጠሪያ ትጠቀማል ይላል አዎ የቀን መቁጠሪያ እጠቀማሉ ለምሳሌ የሆነ ፕሮግራም ለምሳሌ በእሁድ ቀን በሰኞ ምድር በማክሰኞ ምድር ለመዝናናት ባስብ። የብሄር ብሄረሰቦች ቀን ሆኖ ባገኘው። ማለቴ የቀኑን መቁጥር ሳላ ሳልጠቀም። ባሰበ ህዳር ሃያ ዘጠኝ የብርብረሰቦች ቀን ይከበርበትና ይከበርበታልና በሱ ደግሞ እኔ የተለያየ ፕሮግራም ቢኖረኝ። ያኔ ውድቅ ይሆናል ማለት ነው። ምክንያቱም የብረብረሰቡ ቀን ነው የምንጠቀመው አሁን ለምሳሌ በበዓል ቀን ለምሳሌ በእኛ በእኛ የጥምቀት ቀን። አስተማሪያችን ቢጠራን ቀን መቁጠሪያ ሳይጠቀም ወይ ደግሞ ሳያውቅ ወይ ፈተና ይኖራል ቢል የጥምቀት ቀን ማንኛውም ሰው አይሄድም። ውድቅ ነው የሚሆንበት የ እንትኑን ማለት ነው። ግን ማንኛውም ሰው የቀን መቁጠሪያን ብጠቀም በአላማ በስነ ስርዓት ነው የሚጓዘው ማለት ነው። ስለዚህ በአላማው በተግባር ጊዜ ሳይበላሽ በአግባቡ ለመጠቀም ከተፈለገ የቀን መቁጠሪያ አስፈላጊ ነው። ብዬ ነው የማስበው

መብራት ሲቆረጥ ማድረገው ለቴሌዎቹ ነው የምደውለው። ለቴሌዎቹ ኖ መብራት ሲቆረጥ የማደርገው ለመብራት ሀይሎች ነው ደውዬ መብራት ተቋርጧል ኑ እናስተካክሎ የምለው እነሱ መጥተው እስኪያስተካክሉ ድረስ ያው የምጠቀመው በሻማ እጠቀማለሁ ወይ በባትሪ ነው የምጠቀመው። እንጂ ከዛ ውጪ ያው ምንም መጠቀም አልችልም። ስለዚህ መደወል ነው አንደኛ መጥቶ እስኪስተካከል ድረስ በሻማ እጠቀማለሁ በሶላር እጠቀማለሁ። በስልኬ ባትሪ እጠቀማለሁ ወይ ደግሞ በባትሪ አለ ትንሽዬ ባትሪ በእሱ ያንን ነው የምጠቀመው። እንጂ እና ምግብ ለማብሰል ደግሞ እሳትና እንጨት አቀጣጥለን ነው በእሳቱ እንጨት ወጣው ወጦችን እንጀራዎችን ዳቦችን የምንጋገረው የምንነጋገረው። በቃ ልብሶቻችንን በማሽን አናጥብም የምናጥበው በእጃችን ነው ማለት ነው። መብራት ሲጠፋ አስቸጋሪ ነው። መብራት ሲጠፋ አሁን አሁን ግን በአዲስ አበባ ውስጥ መብራት እየጠፋ አይደለም ነገር ግን በፊት መብራት በጣም ይጠፋ ነበረ